ያሁኑ ጥያቄ ደግሞ ምን አይነት ዳቦ ትወዳለሁ የሚል ነው? እንግዲህ በማሽን የሚመረት የሚመረት ዳቦ አለ። እዛው በሰዎች እጅ ብቻ እናምጣድም እሳትን እዛው ተጠቅሞ የሚመረት ዳቦ አለ። እና የኔ ዋነኛው ምርጫዬ በማሽን የሚመረተውን አይደለም በእጅ ለምሳሌ ገጠር እኔ አሁን ገጠር ነው ሙሉ በሙሉ ያደኩት። ገጠር ላይ አለ ይሄ ለፍስሌ ወይም የሆነ ውሄ ተብሎ የሚጋገር እንደ ጭሌጭሌ የሚባል ዳቦ አለ። ወይም በምጣድ እየተደፋ ድፎሽ ዳቦ የሚባል አለ። በጣም የሚያምር በቃ የሚያምር ሲያድር ምናምን እንደው ፎርፎቱ ፎርፎቱ ሲል ትኩሱን ሳይሆን በረድ ሲል እንደውም በጣም ነው የሚያምር በቃ። ከበቀሎና ከስንዴ ነው የሚዘጋጀው እሱን በልቶ የሰው ልጅ አንድ ጠላ ሁለት ጠላ ትጠጣለህ ሌላ አያስፈልገውም። ሲጀመር የቱን ትወዳለህ ብትለኝ ከዳቦ በዛ የሚመረተውን ነው። በሰዎች አመራረቱ ራሱ ይቻላል። በቀሎና ስንዴ ይደርቃል ይፈጫል ከተፈጨ በኋላ ያተቦክቶ። አድሮም ሊሆን ይችላል ወይም የዳቦ ማስነሻ ከተጠቀሙ በአንድ ቀንም ሊደርስ ይችላል። እሱን ተጠቅሞ ይጋግሩታል ሲጋግሩት እንዴት መሰለህ? አሁን በምጣድ ከሆነ ኮባ የሚባል አለ ኮባ በአገራችን ያንን ኮባ ያደርጉታል ምጣዱ ላይ በዛ ላይ ሊጡን ያደርጉታል ኮባ ያለብሱታል። ገጥሞ እሳት በደንብ ይመተዋል። ሲበስል ያንን ታወጣለህ በቃ የሚገርም ዳቦ። የሆነ አለ አይደል? ለጤናህ ለሰውነትህ ለፊትህ ለወፍረት በጣም የሚመች እና እኔም እሱን እወደዋለሁ። እሱ ብቻ አይለም እኔ እሱን የምመርጥበት አሁን የማሽኑ ዳቦ ልታቅ ትችላለህ? ደረቅ ነው የሚሆን እዛው ላይ ተጋግሮ ከአንድ ሰዓት በኋላ የደረቀ ዳቦ ነው። በዛ ላይ አያጠግብም እንዴ ገለባ ነገር ነው የማሽን ዳቦ። እሱ አሁን አልወድም። ስለማያጠግብህ ጣዕም የለው። ለሆድ አይመች። በቃ ያንኛው ግን ራሱን የቻለ ለስላሳ ነው። አጥጋቢ ነው። ጣፋጭ ነው። በቃ ብዙ ነገሩ ንጽህናው አሁን በማሽን የገባ የታሸገና ያልታሸገ ምግብ አንድ አይደለም ያልታሸጉ ምግቦች በጣም ለጤና ወሳኝ ናቸው። በማሽን ላይ ግን አልፎ የታሸገ ምግብ የሆነ ጉዳት አለው። እና ያዳቦም በማሽን ስለሆነ የሚወጣው ይሄን ያህል አልፈልገውም አይመቸኝም። ይሄ ግን ዳቦ ግን በቃ ወሳኝ ነው ወሳኝ። ራሱን ችሎ በቅደም ተከተል አብዛኛው እንደውም ይሄ የዳቦ ማስነሻ ምናምን አይጠቀሙበትም በቃ ሁለት ቀንም ይፍጅ። አንድ ቀንም ይፍጅ ይቦካና ልክ እስከሚነሳ ተጠብቆ ነው የሚጋግር እዚህ ግን ለሚሸጥ ስለሆነ በማሽን ስለሆነ። እዛውላይ ያቦኩትና እና እዛው ማስነሻ በጣም ይለቁበት እና እዛው ነው በቃ እዛው እዛው ግግር እዛው እዛው ግግር። ለመሸጥ ብቻ ነው እንጂ ለሰው ጤና። ሰውን ያጠግባል ብለው አስበው አይደለም የሚጋግሩት ለመሸጥ ለብር እና ለብር ብቻ ነው። ያንኛው ግን ለመብላት ለመሸጥም አይደለም ለቤተሰብ ነው። ለመብላት ስለሆነ በጣም ጥሩ ነው። ሌላው ብዙ አይነት ዳቦ አሉ። ይሄው ስማቸው አሁን ለመጥቀስ የውሃ ዳቦ የሚባል አለ የምጣድ ዳቦ የሚባል አለ የውሃ ዳቦ ቆንጆ ነው በቃ። የውሃ ዳቦ ደግሞ ገጠር ገጠር ላይም በደምብ ነው የሚጋግሩት። በትልቅ እንደ በርሚል ነገር ሆኖ በዛ ነው የሚጣደው። ከዛ በርሚል ላይ ውሃ ይደረጋል። ውሃ ይደረግና የሆነው ጎባ ነገር እንዲሆን የወንፊት ሊሆን ይችላል ወይም ትልቅ ድንጋይ። ወንፊት በቃ ወንፊት ይደረግና እዛ ላይ ዳቦ በትሪ ይደረግ። ልክ በዛ በዉሃው እንዲፈላ ይደረጋል የውሃ ዳቦ። እና ሲወጣ ጥቁር ራሱ አይሆንም ነጭ ነው የሚሆን በቃ። በጣም ነው የሚያምረው። በጣም የነፋ ነው። በቃ አጥጋቢ ነው። ምቹ ነው በጣም እሱን ነው የምወደው። ምን አይነት ዳቦ ትወዳለህ? ይሄ ነው በቃ የምወደው ምግብ ይሄ ነው። እና እንዳአንዴ የማሽን ደቦ እጠቀማለሁ። በቃ ይኸው አንዳንዴ ግዴታ የሰው ልጅ መብላት ስላለበት አንዳንዴ ግዴታ እጠቀመለሁ። ይሄ ነው ምርጫህ የትኛው ነው? ለሚለው ያ የገጠር ደቦ በእጅ እናቶች የሚጋግሩትን ዳቦ ዋናኛ ምርጫዬ ነው። ለዚህ ጥያቄ መልስ

ያሁኑስ ጥያቄ ደግሞ አቧራ ችግር ይፈጥራል አዎ በዴምብ ነው የሚፈጥረው። ብዙ ዘርፈ ብዙ ችግሮችን ነው የሚፈጥረው አቧራ። አቧራ ማለት ከአፈር አፈሩ በጣም ለም የሆነ አፈር ከሆነ ንፋስ ሲመጣ እየተነሳ ንፋስ ሲመጣ እየተነሳ። ደግሞ በቃ በብዙ በአብዛኛው በንፋስ ነው የሚነሳው። ይሄ ደረቅ ምንድነው ልም አፈር ከሆነ ንፋሱ በጣም ያነሳዋል። እና ምንድ ያቧራ ችግሩ ምን ነው ያልከኝ እንደሆነ። ለምሳሌ አሁን አቧራ የሚቦንበት ከሆነ አካባቢው እንዳጠቃላይ የተበከለ ይሆናል አቧራውን እየወሰደ አሁን እቤት ውስጥ ያስገባል ቆሻሻው እንዳለ እቤት ውስጥ ያስገባል። በሰዎች አይን ላይ እየወሰደ ያስገባል ሰብል ላይ ይሄ ምርቶች ላይ ሳይቀር ገበሬ የሚዘራው ምርት ላይ። በገበሬዎች ላይ ማለት ነው በጤፍ ስንዴ በቀሎ ሩዝ ይሄም በቃ ብዙ ምርቶች ላይ እየወሰደ ያን አቧራ ያኖርባቸዋል። ቅጠላቸው ላይ ባኖረባቸው ጊዜ ምቾት አይሰጣቸውም። እንስሳቶች ላይ ያንን እያቦነነ በአይናቸው በሰውነታቸው ላይ በጣም ያስገባዋል አባራውን ንፋሱ ማለት ነው። ይሄ አቧራ ሰውነታቸው ላይ እየገባ ሰውም ላይ እንስሳውም ላይ የገባ አቧራ በጣም ይጎዳል ሰውነት። መታጠብ አለባቸው እንስሳቶች በዚህ ምክንያት አቧራው ስለ ስለሚያጠፋ ስለሚያበላሻቸው የሆነ ለሌላ በሽታ ስለሚያጋልጣቸው እንደ ቅማጭ አይነት ሊያፍራባችሁ ይችላል። ጠጉራቸውን ሊመልጠው ይችላል በቃ አቧራ ብዙ ብዙ ነገር። ደግሞ ዋናው ከተማ አሁን ከተማ ቤትን ያበላሻል ወስዶ ያን አቧራ በየቤቱ የሚያስገባ ከሆነ። በቃ የብዙ የሰዎችን እቃ የሰዎችን ቤት በጣም ነው የሚያበላሸው አቧር። ሌላ ወንድሙ ምክንያቱም አባራ ራሱ መከሰቱ ድርቅ መሆኑ ነው። ምንም አለመብቀሉ እንደ ሳር አይነት ሌላ ምርት ነገሮች እኮ ቢበቅሉበት ናሮ የአቧራ አይነሳም። ስለዚህ አቧራ ኖረ ማለት በዛ አካባቢ ምርት እየተመረተ አይደለም። ወይም የሆነ ድርቅ ነው ዝናብ እየዘነበ አይደለም ማለት ነው። ዝናብ አልዘነበም ማለት ደግሞ ሰዎች እየዘሩ እየበሉ እየተመገቡ አይደለም ማለት ነው እያመረቱበት አይደለም በዛ መሬት። ዝም ብሎ ለድርቅ የተገለጠ። አፈሩ አፈሩን ዝም ብሎ ንፋስ እየወሰደው ያለ መሬቱ ምድረ በዳ ምድረ በዳ የሆነ ምድረ በዳ ደግሞ ተሆነ ምድረ በዳ ከሆነ የሰው ልጅ አይጠቅምም። መሬትም ምድረ በዳ ከሆነች አይጠቅሙም። መዘራት በጧት መሸፈን አለበት ምርት ማምረት አለበት እሱ። ግን ዝም ብሎ አፈር ብቻ ከሆነ አፈሩን ራሱ እየሸረሸረ ያ ንፋስ ተለት ቀን ተለት ተለት ተለት ተለት እያለ እየወሰደ እየወሰደ በጣም ጎርጓዳ ነው የሚያደርገው። እና ያን አቧራም ይሄ ሄዶ የሚያርፍበት ቦታ ሁሉ ብዙ ነገር ምቾት አይኖረውም። ለምሳሌ ቅድም ተናግሬዋለሁ አሁን ሰብሎች ላይ እየሄደ ያቧራ ሲከማች ሲከማች ቤቶች አሁን ቤት ላይ እቆርቆሮ ላይ አቧራው እየሄደ ሲከማች ሲከማች ተቆየ ቆርቆሮውን ያቦረቡረዋል። ያ ቆርቆሮ ቦረቦረ ማለት በአንዴ መቀደድ በአንዴ መፍረስ ቤቱ የመጎዳት እንትን ይኖረዋል። ስለሚያቦረቡረው አፈር በተፈጥሮ በቃ ያቦረቡራል ልክ ይከማች ይከማች እና ትንሽ እርጥብ ሲነካው ይሸረሽረዋል ያን ቆርቆሮውን። ጥቁር አድርጎ አቅልሞ ከዛ በቃ እንትን እየተፎረፎተ እንዲያልቅ አረገዋል ቆርቆሮ። እና አፈር በጣም አባራ ብዙ ችግሮች አሉት። ዋናኛው በትልልቆችም በህፃናቶችም ላይ ልክ ያልታሰበ ንፋስ ሲመጣ የአቧራ ይነሳና በአይናቸው ላይ ሄዶ ይገባል። በተጉራ በጠጉራችን በሰውነታችን ሙሉ በሰውነታችን በልብሳችን ላይ ሄዶ በጣም ስለሚገባ በጣም ጉዳት አለው። በጣም ነው ጉዳት ያለው አቧራ። ጥቅም አለው ወይ ምንም ጥቅም የለውም? በቃ ሁሉ ነገር የአቧራ ጉዳት ነው ያለው። በተለይ ለሰው ልጅ ጤና በጣም ጠንቅ ነው። በቃ አይን ያጠፋል። ሄዶ ቀላል የሚባል አይደለም ይሄ ለም ይምሰል እንጂ በጣም ትልልቁን ሁሉ እንደዚህ ተለቅ ያለው ማለት ነው። ንፋስ ያነሳዋል ያን አምጥቶ አይኑ ላይ ሲያስገባ አይን እስከማስጠፋት አይን ቀይ እስከሚሆን ድረስ ያደርሳል። በጣም በቃ የሰውን ልጅ የእንስሳንም ህይወት ያለውን ነገር ሁሉ ይጎዳል አባራ። እና ይሄ ነው ያለው። አመሰግናለሁ።

አዎ በደንብ ነው ገንዘብ የሚቆጥበው። መቆጠብ ሲባል ምን ማለት ነው። ወስዶ ዝም ብሎ ባንክ ላይ ማኖር አይደለም እርግጥ ይሄን ያህል ባንክ ላይ የሚኖር ብዙ ገንዘብም የለኝም። ግን ባለኝ ገንዘቤን እንዴት አድርጌ ማስተዳደር እንዳለብኝ በደንብ ገብቶኛል። አሁን በደንብ እኔ የሚከፍለኝ መንግስት መስሪያ በጣም ትንሽ ነው። ግን ያቺን ትንሿ ነው ብር እንዴት ማስተዳደር እንዳለብኝ ለምን ማውጣት እንዳለብኝ ለምን አላማ ይቺን ብር መዋል አለብኝ የሚለውን በደንብ ፕሮግራም ነው የምወጣት በቃ ያቺን በፕሮግራም አወጣለሁ። ይሄ እቺ እቺ እቺ እቺ እቺ ለዚህ እቺ እቺ እቺ ለዚህ እቺ ብር ለዚህ ናት ብዬ በደንብ መድቤ ነው የማወጣው። አሁን በዛች ብር ራሱ መስተዳዳሬ ዋናው ጥቅሙ ገንዘቤን በጣም መቆጠቤ ነው። መቆጠብ ሲባል ቀጥታ ያለውን አሁን አምስት ሺህ ብር ከሆነ አምስት ሺህ ብር ባንክ ማስገባት ይሄን መቆጠር አይደለም። ያችን ያለችን ገንዘብ እንድታዋቸው ችሎ ተጠቅሎ ውጤታማ ይሆናል የሚለው ነው። ዋናው መቶ ብር ከነበረች ሰማንያ በደንብ ተችሎ ተጠቅሞ ሃያ ብር አስቀርቶ እሷን እቺ ትቆይ ብሎ የሚያቆይ ሰው ይሄ በደንብ ይቆጥባል ማለት ነው። እኔና እንደዛ ነው የምታየው እንዴት ነው የምትቆጥበው ብትለኝ አሁን ለምሳሌ እኔ ስምንት ሺህ አምስት መቶ ብር ነው። የሚከፈለኝ እሷን ስምንት ሺህ አምስት መቶ ብር ለምሳ ለቁርስ አወጣላታለሁ። ሌላውን እንደዚህ ለዳታ ምናምን መግዣ ለሌላ ለተጠቃቀም ነገር መውጫ የሚወጡ ነገሮችን እና የሚያስወጡ ነገሮችን እና አወጣላታለሁ። ከዛ ቀሪዋን

አዎ መንገድ ላይ ምግብ እገዛለሁ። አብዛኛውን ስራዬም ውጪ ላይ ስለሆነ ተቤት ውጭ ነው። ምሰራው ማታ ጠዋት የወጣው ማታ ስለሆነ ምገባ። ከውጭ ተመንገድ ላይ ምግብ እገዛለሁ ሁሌ ነው ምገዛው። ለምሳሌ ከሰኞ እስከ አርብ የመንግስት ሰራተኛ ስለሆንኩ እዛ እሄዳለሁ ከቤት ውጪ ማለት ነው። ስለዚህ ምሳም እምበላ ቁርስም እምበላው ውጪ ነው ማለት ነው። ሌላው አልፎ አልፎ መንገድ ላይ ስሄድ አሁን ማታ አስራ አንድ ሰዓት ሊሆን ይችላል አስር ሰዓት ሊሆን ይችላል ትንሽ ሚርበኝ ምናምን ከሆነ እርጥብ ሚባል አለ ቦምቦሊኖ ሳምቡሳ ብስኩት እሚባሉዎችን በሻይ እጠቀማለሁ። እና በቃ አብዛኛውን ጊዜ እጠቀማለሁ ከውጭ ከመንገድ ላይ በጣም ነው ምገዛው። በተለይ እነዚህ ደግሞ አታክልት ነገሮች ምናምን እንደ ምግብ ከተቆጠሩ አሁን እንደ ብርቱካን እንደ ፓፓያ እንደ ሙዝ አይነቶችን በጣም ነው ምወድ አታክልት ነገር በጣም ነው ምወድ። እና መንገድ ላይ እቤት ራሱ እሁድ ቅዳሜ ቤት እየዋልኩ ራሱ ወጥቼ ገዝቼ እዛው እሆናለው መንገድ ላይ በቃ የሆነ ያስደስተኛል። አዲስ ነገር አዲስ ለ አዲስ አስተሳሰብ አዲስ ምግብ ለጭንቅላት በጣም አስፈላጊ ነው። ሁሌ አንድ አይነት ምግብ መመገብ ለሰውነትም ምቾትም አይሰጥህም ለጤናህም ምቾት ስላልሆነ እያዘዋወሩ በሚለው ወጣ እያልኩ የውጭ መንገድ ምግቦችን እጠቀማለሁ። አብዛኛውን ግን ምጠቀመው በቃ ተሰኞ እስከ አርብ የመንግስት ስራ እዛ በምሰራበት ሰዓት ቁርሴን ምሳዬን። እነሱ እነሱን ስለምጠቀም የውጭ ስለዚህ በመንገድ ላይ ምግብ ትገዛለህ? አዎ እገዛለሁ በቃ ዋናውን መልሱ እገዛለሁ ነው። ሌላ እንደ ጣፋጭ ነገር ብዙም አልወድም። ሌላ ሌሎችን አሁን ተሱቅ እንደ ለስላሳ እንደ ጁስ አይነቶችን አንዳንዴ ከመንገድ እየገዛው እነሱን እጠቀማለሁ። ግን አብዛኛውን አታክልት ነገር ነው ይሄ ብርቱካን ሙዝ ሚባሉችን በጣም ነው ምወዳቸው። በቃ ይሄ ብርቱካን ስበላ የሆነ ደስታ ስላለው ደስታ አለው በቃ ለጤናም ወሳኝ ነው። እሱን በጣም ነው እጠቀመዋለው ተመንገድ ላይ። አሁን ጥርሴን ሳላሳስር ቀደም እንደ አገዳ አገዳ። በጣም ነበር እየገዛሁ ምጠቀም አሁን አሳስተራው አንድ አመት ሞላኝ ከዛ በኋላ አልገዛሁም። እንጂ መንገድ ላይ ከመንገድ ላይ ሀገሬ በጣም ነው እገዛው ነበር ምበላ በቃ ደስ ይለኛል። ደስ ነው ሚለኝ እና እንደአጠቃላይ ተመንገድ ላይ መንገድ ከመንገድ ላይ ምግቦችን መግዛት ያስደስተኛል

ጾም ትጾማለህ? አዎ ጾም እጾማለው ምክንያቱም በእምነቴም ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እና ጾም ራሷን የቻለ ጾም አለ። በቤተክርስቲያን በቀኖና በወግ ማዕረግ በቃ ሁሉን ነገር ህጓን መብቷን አስጠብቃ ራሷን የቻለው ጾም አላት። እንደኛ ስመጣ አሁን ጾም በሰባት ይከፈላሉ። በሰባት ከፍለን ነው ምንጾም ፈስሌ ጾም ገና ጾም ፋሲጋ ጾም ነይነይ ጾም። ብዙ አይነት ጾም ውጪ ጽጌ ጾም እየተባሉ በሰባት ተከፍለው ሚጾሙ አሉ። ውስጣቸው ላይ ደግሞ ብዙ አይነት አጿጿም አሉ። አሁን ለምሳሌ ገና ጾም አንድ ወር ከአስራ አምስት ቀን ምናምን። ፋሲካም እንደዛው ነው። አንድ ወር ከአስራ አምስት እንደውም ለምሳሌ አሁን ገና ጾም ትላንትና ነው የተገደፈ። እየጾምን ነበር ሙሉ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ ሲጾሙ ቆይተው ትላንት ገድፈዋል። እና እኔም ጾም በጣም ነው የምወደው። በነገራችን ላይ ጾምን በእምነቱ ብቻ አይደለም በሳይንሱም በጣም የተደገፈ ነው። የሚጾሙ ሰዎች ጤነኛ እንደሆኑ በጤና ላይ በጣም አስፈላጊ እንደሆነ። ለምሳሌ ለምን ይጠቅማል ቢባል። ጭንጓራችን ደ ጤነኛ እንዲሆን። በቃ ባዶ ሆድ ሆ ትቆያለህ ምንም ሳይጎዳ ይቆያል። የሰውነት ክብደታችን ነው ዋነኛው የሰውነት ክብደት እንዳይጨምር። በዋናነት ግን እንደ እምነት ግን ስንወስደው ጾም ለምን ይጠቅማል? ከተባለ እንደ እምነት ከፈጣሪያችን ጋር የምንገናኝበት ፈጣሪያችንን የምናመሰግንበት ፈጣሪያችንን የምንለምንበት ላጠፋነው ጥፋት ለበደልነው በደል። በቃ ብዙ ላደረግነው ነገር የ በ በጾም በጸሎት ፈጣሪያችንን ይቅር የምንልበት ማረን የምንልበት ሰዓት ነው። እና ጾም ለእንደ ኢትዮጵያ እንደ ኢትዮጵያ ኦርቶዶክስ ተዋህዶ እምነት በጣም ሀይለኛ ሀይል ያለው በጣም ጠቃሚ ነው። ጾም ነው። በቃ ሁሉም ሰው ከሰባት አመት በላይ ያለ ሁሉም እንዲጾም ይመከራል። ምክንያቱም አስፈላጊ ስለሆነ። ይሄንን አለም ይሄንን መከራ ይሄንን ድርቅ እየተ እያለፉት እየተሻገሩት ያለ በጾም በጸሎት ነው። ብዙ አባቶቻችሁን አሉ አሉ። በቃ እኛ እቺ አለም በቃችን ብለው በቃን ብለው ጥሬ ብቻ እየበሉ እየጾሙ እየጸሎዩ። ለዝች ሀገር ሰላምን የሚመኙ ለዚች ሀገር ፍቅርን የሚመኙ ብዙ ሀገሮች አሉ። ብዙ ምእመናት አሉ ብዙ ህዝቦች አሉ። በጾም ጊዜም ሆነ በሌላም ጊዜ አሁን ደግሞ በቤተክርስቲያን ስናይ ሀገራችንን ሰላም አድርግልን አለማችንን ጠብቅልን እንደዚ ነው የሚባለው። ጾምም እንደዛ ነው ለራስ ብቻ አይደለም። ቤተሰቤን ጠብቅ እኔን ጠብቀኝ ሀገራችንን ሰላም አድርግልን በቃ ለሁሉም እየተጾመ የሚለመንበት ፈጣሪን የምናስታውስበት ነው። ፈጣሪያችን ራሱ ጾሞ ነው። ራሱ ጾሞ እንድንጾም ያደረገን አርያ እሱ አርባ ቀንና አርባ ለሊት ያለ። ምግብ ያለ ውሃ ጾሞ ነው እኛም አርባ ቀን አርባ አርባ ቀን እንድንጾም የሆነ በሱ ተምሳሌትነት ነው። እና እንደ አጠቃላይ ጾም እወዳለሁ። ጾም ትጾማለህ? አዎ ጾማለው። ሁሉንም አይደለም ሰባት አሉ በኢትዮጵያ ሰባት አጽዋማት አሉ ብያለሁ። ከእነሱ የተወሰነውን ፍስሌን በዋናነት ጾማለሁ እሷን ከሰባት አመት ጀምሮ እንዲጾማት ሰው ይመከራል ፍስሌን ጾማለሁ። ፋይ የፋሲጋ እና አርባ አ ሃምሳ አምስት ቀን ጾም ጾማለሁ የገናን ጾም ጾማለሁ አለው። የነይ ነይን ጾም እጾማለሁ በቃ እነዚህ ከሰባቱ አንድ አራቱን ጾሞች እጾማለሁ። ደስ ይለኛል በቃ ስትጾም ሰውነትህ ስተ ስጋዊ ስሜት ወደ ነፍሳዊ ስሜት ይመለሳል በጣም ጠቃሚ ነው። አብዛኛው አሁን በበላን ቁጥር። በጣም ስንጠግብ እየበላን ዝም ብለን ያለ ሀሳብ እየበላን። ስጋዊ ስሜት ብቻ ይሆናል ወደ አላስፈላጊ ስሜት ስለሚሰደን ጾም በጣም አስፈላጊ ነገር ነው። በጣም የሚጠቅምም ነው። ብዬ አስባለሁ እንደኔ። በሁሉም ነው አሁን እንደ ኢትዮጵያ ኦርቶዶክስ ተዋህዶ ብቻ አይደለም ጾም እንደ ሙስሊሞች ሙስሊሞችም ይጾማሉ ይሄ በጁማ ጾሞ ጩ ጁማ ላይ አ አልፍጠር በሚሉት ሰዓት እነሱ ይጾማሉ። ሁሉም እንደየእምነቱ ይጾማል። ፕሮቴስታንት ፕሮቴስታንት ውስጥም የተወሰነ ጾም። የሚጾሙበት ሰዓት አለ። እኔ ምንድን ላይ እንደሆነ አላውቅም። ግን የሆነ ጾም ይጾማሉ። እና ሁሉም በየእምነቱ ይጾማል። ሁሉም ሰው በየእምነቱ ይጾማል። እንደዛ ነው አመሰግናለሁ

ጥሩ እኔ የምወደው የምጠጣው መጠጥ ምንድነው? የምትወደው መጠጥ ምንድነው? ለሚለው በመጀመሪያ ውሃ በጣም ነው መጠጣት የምወደው እንደኔ ውሃ አሚጠጣ አለ ብዬ አላስብም። አስር ሰዓት ነው የምነቃ ብያለሁ አስር ሰዓት ከዛ ትንሽ ጠሎት አርጌ ከዛ በኋላ ወደ ሌላ ተግባር ስገባ። ቀጥታ ውሃ መጠጣት ነው የሚጀምር ግፋ ቢል ከአስራ አንድ ሰዓት እስከ ጠዋቱ አንድ ሰዓት ባለው። አንድ ሌተር ሁለት ሌተር ሁሌ እጠጣለሁ በቃ ጾም ካልሆነ ሁሌ ነው የምጠጣው። ጾም ሲሆን ብቻ ነው ጾም ካልሆነ ሁሌ እጠጣለሁ። ቀን እንጀራ ስበላ ዝም ብዬ እንጀራ ስበላ አሁን ወደ ከተማ ሆነ ቤት እንጀራ ስበላ ሁለት ሊትር አንዴ ነው የምጨርሰው በጣም ነው የምጠጣው። በቃ ይሄ የማደርገው ለጤና ወሳኝ ነው። ለኩላሌት ለጨጓራ በቃ ብዙ ጥቅም አለው ውሃ በጣም ጥቅም አለው። ለዛም በጣም ነው መጠጣት የምወደው። በመቀጠል በገጠር አካባቢ የሚደረግ ራስ መቻል ቀኖና ነው ራሱ የቻለው ወግ ማእረግ ያለው ጠላ የሚባል አለ ወይም ጠጅ ደግሞ ሌላ ሌላኛው ጠጅ ይበላል። አሁን ጠላ እኛ ቤት በጣም ነው የሚደረገው በጣም ይችሉበታል በቃ እኛ አካባቢ ነው ጠላ የተፈጠረው ማለት ይቻላል። እንደኔ እና ማዘር በጣም ሀይለኛ ጠላ ስለምታደርግ በጣም ነው የምጠጣው በጣም ለምን ብትል አሁን የገጠር ስራ የጉልበት ስራ ነው። እንዴ በጭንቅላት የምሰራ ሳይሆን በጉልበትህ በሃይልህ የሚሰራ ስለሆነ ያንን ጠላ ካልጠጣህ ስራውን መቆቋም አንችልም። ጠላውን ስንጠጣ ነው ሀይል ይሰጠናል። በጣም በሃይለኛው ጉልበት ይሰጠናል ለዛም ነው ሁሉም ገበሬ ሁሉም እዛ አርሶ አደሩ ጠላ ይጠጣል በቃ ሀይል ስለሚሰጠው። ሁለት እንጀራ ከሚበላ ሁለት ጠላ ቢጠጣ የሚሻለው ሰውነቱ የሆነ ሀይል ሀይል አቅም ይሰጠዋል። በጣም ሀይለኛ ጉልበት ስለሚሰጠው ጠላ መጠጣት ነው የሚመርጠው። እኔም አሁን ከእነሱ መካከል ነኝ ጠላ በጣም ነው እጠጣለሁ። እንዲህ ብር የገዘው ምናምን ሳይሆን ቤት የተደረገን ጠላ ቤተሰብ ያደረገውን ጠላ በስነ ስርዓት እጠጣለሁ። ይሄ ነው እኔ የምወደው በዋናነት። አልፎ አልፎ በዓል ሲሆን ስጋ ተበላው ስጋ የምበላ ከሆነ ሌላ ጠቅም በጣም ከበድ ያለም ምግብ ከበለው የሆነ ጉንፋን ነገር ይዞኝ ከሆነ አንዳንድ አረቄ እጠጣለሁ። እቺም ለጤና ጥሩ ናት። እንደው የሆነ ኮሮና የመጣ ጊዜ አረቄ ጠጡ ነጭ ሽንኩርት ብሉ የተባለው ነበር እና አረቄ ራሱ እንደው መድሃኒት ሆና እየተጠቀሰች ነበር። እና እኔም ዘወትር ሳይሆን በሆዴን በቃ ስጋ በልቼ የሚጨብበኝ የሚቋጠረኝ በሚሆንበት ሰዓት አንዳንድ አረቄ እጠጣለሁ አንድ ልክ አረቄ ይሄ መውደዱ ሳይሆን ለጤናዬም ስላ ነው እንጂ ወድቼዋለሁ ጠላነው በጣም የምወደው። ሌላ በመቀጠል ደህና ብር ብር ካገኘው ደህና ነገር ከሰራው ቢራ እጠጣለሁ። ቢራ የድራፍት ጃምቦ እጠጣለሁ። ይሄን አልፎ አልፎ በባህል ባህል ሲኖር። በባህል ነው በቃ አብዛኛው ጊዜ በባህላት የሆነ ስራ ሰርተን ስንጨርስ ወይም አሁን ዩኒቨርሲቲ እንደነበርን ከሆነ። ፈተና ተፈትነን ስንጨርስ ፈተና ፈተና ከተፈተንን በኋላ። በቃ ልክ ፈተናው ካለቀ በኋላ ሄደን ተሰባስበን በቃ ጭንቅላታችን ፈታ እንበል ብለን የተወሰነ ሄደን ቢራ ድራፍት እንደዚህ እንጠጣለን። እርግጥ የሰው እንዲጠጣ እየሞከርኩ አይደለም ግን የምትወደው መጠጥ ምንድነው? ስለሚል እነዚህን እነዚህን እጠጣለሁ። በመጠኑ የሰው ልጅ ሰክሮ ራሱን ቀልቡን እስከሚሰጥ ድረስ አይደለም። በቃ በመጠኑ አንድ ሁለት ጃምቦ አንድ ሁለት ቢራ በቃ እንደዚህ እያደረኩ ነው የምጠጣው። ወይም ሁለት ቢራ ወይም ሁለት ጃምቦ እየጠጣሁ እመለሳለሁ። እና ይሄንን ነው መጠጥ የመጠጥ የምወዳቸው። ሌላም መጠጥ የምወደው የለም። አመሰግናለሁ።

አዎ የሽያጭ ግቦች አሉኝ። ምንድን ቢባል ክህሎት አለኝ። አሁን በኮምፒውተሩ አለም ስለሆነ፤ ኮምፒውተር ጥሩ እየተለማመድኩ ነው። የምሰራው የመንግስት መስርያ ቤት በኮምፒውተር ስለሆነ፤ ኮምፒውተር ችሎታዬ በጣም እየዳበረ ነው ያለው። እና እንደ አፕወርክ፣ እንደ ፋይቨር አይነቱ ላይ ያለኝን የኮምፒውተር ብቃቴን እሸጣለሁ ብዬ የምሸጣቸው አሉኝ። እየሰራሁም ነው አፖርኩ ላይ። በአካውንታንት መልክ እንደ ዳታ ኢንተሪ፤ እንደ ትራንስሌት፤ እንደ ኤክሴል፤ ወርድን በመጠቀም እየሰራሁ ነው። እነዚህ ምንድን ናቸው? የሚሸጡ የሚሸጡ ግቦች አሉ። አሉኝ ማለት ነው። ሌላው ቪዲዮ ኤዲተር ቪዲዮ ኤዲተር የሚሸጥ ነው። ይሄን ገና አለመድኩትም እንጂ እየተለማመድኩ ነው። ሙሉ በሙሉ የተሟላ እውቀት አይደለም፤ ግን እየተለማመድኩ እየሰለጠንኩ ነው። ይሄ ራሱ የሚሸጥ ግቦች አሉ። ይሄ የሚሸጥ ግብ ነው። ሌላው እንዴ ወደ ሶሻል ሚዲያ፣ ወይም ሶሻል ማርኬት ላይ በጣም እየተጠጋው ነው። ይሄ መጠጋቴ ብዙ የሚሸጥ ስኪሎችን እንድማረ ነው አሁን ለምሳሌ ቋንቋ እንግሊዘኛ አሁን እየተማርኩ ነው። እንግሊዘኛ ቻልኩ ማለት እንግሊዘኛን መሸጥ እችላለሁ ማለት ነው። ይሄ ዋናው ግብ ነው። አሁንም እየተማርኩ ነው። እንደምችልም እርግጠኛ ነኝ! ከዛ በኋላ እንደማስተምር፤ ያልቻሉትን እንደኔ የማይችሉ የነበሩትን እንዲችሉ ማድረግ ይሄ ዋናኛ ግቤ ነው።

አሁን የትኛውንም መረብ አልጠቀምም። ገጠር ግን ስንኖር እስከ አስራ ሁለተኛ ክፍል ገጠር ነው የኖርኩ ገጠር ግን ስኖር የትንኝ መረብ እንጠቀም ነበር። ምክንያቱም እዛ ትንኝ ስላለ እንዳይነድፉን ስለሚፈለግ የትንኝ መረብ እንጠቀማለን። ለመከላከል ሲባል ማለት ነው። እዚህ ከተማ ላይ ግን ትንኝም ስለሌለ የትንኝ መረብ ተጠቅሜ አላውቅም። ዝም ብዬ ነው ምቱኛው አመሰግናለሁ።

ጥሩ ጥያቄ ቤትህን ምን ያህል ጊዜ ታፀወደለህ ለሚለው? እኔም ብዙም አላፀዳም። አሁን እየኖርካለሁት እዚህ ከህቴ ጋር ስለሆነ። እህቴ ደግሞ ቤት ነው የምትውለው እሷን ናት ሁሌ የምታፀዳ እኔና ስርየ ውጭ የመንግስት ሰራ ስለሆነ ውጭ ነው የምውለው። እሷ ነው ምታፀዳ እና እኔ እንዳጠቃላይ አላፀዳም። ምክንያቱም ከእሷ ጋር እሰራለሁ እሷም ሌላ ስራ ስለሌላት እዘው ቤት ስለሆነች ሌት ተቀን ታፀዳለች ምናምን እሷ ነው የምታፀደው። እርግጥ። እንደ ጥያቄ ሆኖ አሁን የብቻህን ቤት ላይ የብቻ ይኸው ማፃዳት ተብሎ እሷ ላይ ሁኜ የምተኛበትን አልጋ ሁሌ በደንብ አንጥፌ አንሶላያን ብርድ ልብሴን በደንብ አንጥፌ። አጣጥፌ አኑሬ ፍራሼንም ወደ ቦታው መልሼ ተነስቼ ነው ምሄድ የውን እንደዚህ ወለሉን አላፀዳም። አልጠርግም የሚለው ነው እንጂ የተኛሁበትን ነገር ጫማየ ሳይቀር ዝም ብሎ ወላል ላይ አዘረክርኬ አልሄድም በደንብ ሸክፌ ወደሚኖርበት ቦታ አኑሬ ነው የምሄደው። ይሄ እኔ እንደ ጥዳት ሊቆጥር ይችላል። ምክንያቱም የተኛንበት ካልተልከሰከሰ በደንብ አጣጥፌ ካኖርኩ ጫማየ ወለሌ ላይ ካልተልከሰከሰ በስነ ስርዓት በየቦታው ካኖርኩት ይሄ አንዱን ጽዳት ነው ብዬ አስባለሁ። ይሄን እንደ ፃዳት ከተቆጠረኝ ጥዳት ነው። ግን አሁን ዶርም ስትይዝ ምን ያህል ታጠናለህ? ብለህ ታፃዳለህ ብለህ ብትጠይቀኝ አሁን ላይ ነው የማጸዳው። ምክንያቱም ቤትህ ንጹህ ካልሆነ ጭንቅላትህ አስተሳሰብ ሰላም አይሆንም። ንጹህ የሆነ ንጹህ የሆነ አስተሳሰብ ንጹህ የሆነ አመለካከት ለሰው ልጅ ያስፈልገዋል። ንጹህ የሆነ ቤት ያስፈልገዋል ልብስ ሳይቀር ቤት ሳይቀር ቤት ላይ የሚሸተው ሽታ ራሱ በጣም ቆንጆ መሆን አለበት ለሰው ልጅ በቃ ጭንቅላቱ ያንን ነው የሚያምን። አሁን ላይበራሪ በጣም ጽድት ያለ ላይበራሪ ከሆነ የማንበብ ሙዳችን ይመጣል። የቆሸሸ ከሆነ ቆሻሻ ሆኖ እንጂ የሚታየን ምናንብበው መጽሐፍ አይደለም ምቾት አይሰጥም። ስለዚህ ቤትም እንደዛ ነው። በጣም በአማራ ቁጥር ጭንቅላታችን ደስታችን በጣም ጥሩ ነው። የሚሆነውኛ እና ማፃዳት ጥሩ ነው ብዬ አስባለሁ። ምን ያህል ታጸዳለህ የሚለው ይሄ ነው መልሴ። እኔ አላፀዳም ሲስተር ነው ምታጠፀዳ። ይሄንን ይመስላል።

እሺ አመሰግናለሁ በጀት ታስተዳድራለሁ ሚል ነው። ይሄው በጀት ሲባል አሁን የወርደውዝም እንደ በጀት ሚቆጠር ከሆነ አዎ አስተዳድራለሁ ግን በሃይለኛ ካምፓኒ ሀይለኛ ቢዝነስ አስተዳዳሪ አይደለሁም። ባለችኝ የደሞዝ ግን በዴምብ ነው ማስተዳድራት እንደ በጀት በወር ሙትመጣዋን በደንብ በፕሮግራም ነው ማወጣ ዝም ብዬ ማወጣው ነገር የለም። ለምሳሌ ለመሰረታዊ ነገር የምወጡ ነገሮች አሉ ለምግብ ለሌላ ነገር ምወጡ ነገሮች አሉ እነሱ ግድ ናቸው። ግን በዋናነት አሁን እንደዚህ ኦንላይን ለመስራት ካሰብኩ ዳታ መግዛት መግዛት ካለብኝ የአምስት መቶም ይሁን ስድስት መቶ ብር ዳታ እገዛለሁ። ምክንያቱም ምንድነው? ስድስት መቶ ብር አምስት መቶ ብር አውጥተህ አንተ አስር ሺህ ብር ሃያ ሺህ ብር ልታጊች ከሆነ ስድስት መቶ ብር ብታወጣ ምንችግር አለው? ገንዘብ ለማግኘት ገንዘብ ወጪ መደረግ አለበት። ሀብት ሀብት ነው ሚባል። የሆነ ቦታ ላይ ኢንቨስት ተደርጎ ገንዘብ ሲያመጣ ነው ሲጀመር። ባንክ የተቀመጠ ብር ሀብት አይደለም። ብር ብርን ካልተካ ብር አይደለም። እና እንደዛ ነው ማምን አሁን በጀትን ማስተዳደር አዎ አስተዳድራለሁ። ደሞዜን ማለት ነው በደምብ በሚገባ ነው ማወጣው። ያለችኝ ደሞዝ ትንሽ ናት ግን እሷን በደብ ነው ማስተዳድራት በቃ ለምን ማውጣት እንዳለብኝ በደንብ አነጣጥሬ ነው። እኔ ይሄን ያህል አመት ስኖር ከሰው ብር ተበድሬ አላውቅም። ለምን በቃ በጥንቃቄ ነው ማወጣ ዝም ብዬ አላወጣም። እኔ ራስን ራሱ እጠይቃለሁ ሰዎች ከእኔ ይበደራሉ እኔ ግን እንዴት እንደማልበደር በጣም ነው የሚገርመኝ። ይሄ ጭንቅላትን ስታሳምነው ሰዎች እቁብ ይገባሉ። ምክንያቱም ራሳቸውን ስለማያምኑት እኔ ግን እቁብም አልገባም። ራሴን ችዬ ሁለት ባንክ አወጣው ንግድ ባንክ አቢስኒያ ባንክ አወጣው። ንግድ ባንክ ሌት ተቀን ወጪ ማደርግበት ገቢ ማደርግበት አካውንት ነው። አብሲንያ ገቢ ካረኩ ካረኩ ነው ወጪ የለም። እሱ ምንድነው አንዱ የመቆጠቢያ አካል ነው። ራሴን ስለምቆጣጠር ማለት ነው ከዛ አውጥቼ ስለማላጠፋ። እና እሄ እሄ ጥሩ ነው ብዬ አስባለሁ። በጀትም እያስተዳደርኩ ነው ብዬ አስባለሁ። በዚህ መቀጠል አለብኝ ፈጣሪ ቢረዳኝ በዚሁ ከቀጠልኩ ደስ ይለኛል።

አዎ ቡና መፍጨት አውቃለሁ። ቡና ጠጣን። እስከ ስድስተኛ ክፍል ባለው እስከ ስድስት ማለት አንድ እስከ አስራ አራተኛ እስከ አስራ አንደኛ አመት ባለው ድረስ ከዛ ድረስ ቡና ጠጣ ነበር። ከዛ በኋላ ግን ቡና አልጠጣም። ግን ቡና ባልጠጣም መውቀጥ እችላለሁ። እኛ ማዘር ሌላ ሌላ እህት ስለሌለ ቤት ጫና ይበዛብት ነበር። እና አንዳንድ ጊዜ ቡና እንወቅጥላት ነበር። እንደውም እንዴ እጃችን ወጣትነት ስለሆነ በጣም ነበር የምናደቀው ድቅቅ አድርገን ነበር የምናድግ እናንተ እኮ ትችላላችሁ ትለን ነበር። አሁን አሁን እንደውም እንደዚህ በእጅ መፍጨት የለም። አሁን ቡና ቡና መፍጨት አሁን በእጅ አይደለም ከገጠር ላይ በእጅ ነው። እርግጥ ከተማ ላይ ግን አሁን በማሽን ሆኗል። ማንም ሰው መፍጨት የሚችለው ነው በጣም ቀላል ነገር ነው። ስንብለው ሶኬት ላይ ሄደህ ሰክተህ እሽከርክሮም ሙሉ ቀን ነው። በቃ ማንም የሚፈጨው ነው ሴቶች ራሱ አሁን ውቀት ቢባል የሚችለው አይመስለኝም በማሽን ስለለመዱ። እና እንደአጠቃላይ ቡና መፍጨት ታውቃለህ ለሚለው አዎ አውቃለሁ። እፈጫለሁ ማፍላት እችላለሁ በቃ እችላለሁ።

በመስታወት ላይ ምን ያህል ጊዜ ታያለህ? ለሚለው፣ እኔ በነገራችን ላይ ብዙ መስታወት አልጠቀምም። ቅባት ራሱ አልቀባም። እንደ አልቀባም በቃ እንደአጠቃላይ አልቀባም ማለት ነው የሚቻለው። ከወር አንዴ ከወር ሁለቴ የምቀባው እንደተቀባው አይቆጠርም። ስለዚህ መስታወት ላይ ምንም መስታወት ላይ ምንም ነገር አልፈጅም። ቆየው ቢባል እንደውም አሁን አሁን የሆነ ጥርሴን ብሬት ታሰረና እሱን ለማየት ተስተካከለ ወይ አልተስተካከለም ሲስተካከል ደግሞ በጣም እያማረ ሲመጣ በቃ ይቺ ስላልጠገብኩት አሁን እንደውም ጥርሴን ብቻ ለማየት መስታወት ላይ እያፈጠጥኩኝ ነው። እንጂ ብዙን ጊዜ እኔ መስታወት አልጠቀምም። ግን በዚህ ጥርሴ እስከሚፈታ ድረስ በጣም እንደማይ እየታየኝ ነው። ምክንያቱም በቃ ሌሊተ ቀን ውሎ አድሮ ጥርሴ የሆነ ለውጥ አመጣ ወይ አላመጣም ወይ የሚለውን በጣም ማየት ስለምፈልግ መስታወት እጠቀማለሁ። እንጂ በአዘቦት እንደዚህ ፊቴ ምን ሆነ ጠቆርኩ ወይ ነጣሁ ወይ የሚለውን ነገር ለዛ ብዬ መስታውት ተጠቅሜ አላውቅም። አብዛኛው ማለት ነው። ግን የሆነ ነገር አሁን ፊቴ ላይ እንደ ቡግር ነገር ከወጣ፣ በቃ የሆነ ነገር ማየት ካስፈለገኝ መስታወት አያለው። አየው ቢባል ሶስት ደቂቃ፣ ሁለት ደቂቃ፣ ከዛ በላይ አይቼ አላውቅም። እንዳልኩት ቅድም ጥርሴን ስፍቅ ጥርሴ በጥርሴ ምክንያት ብዙ ደቂቃ ላይ እችላለው። ለምሳሌ በምፍቅበት ሰዓት መስታውት እያየው ልፍቅ እችላለሁ። ያም የምፍቀው አምስት ደቂቃ ነው። በዛ ቢባል አምስት ደቂቃ ስድስት ደቂቃ። እሱን ያህል መስታወት ላይ እችላለሁ። እንጂ ይሄን ያህል መስታወት ተጠቃሚ አይደለሁም። አሁን አንዳንድ ቤት ስንሄድ የቁም ትልቁ መስታወት አለ። ቁመናውን ያያል ወደኋላው ቂጤ እንዴት ነው፣ ቁመናዬ እንዴት ነው እያለ ሁሉም ሰው ያያል። እኔ እንደዚህ አይደለሁም። መስታወት እቤት ኖረ አልኖረ። እኔ እንደውም ትዝ ይለኛል። ዩኒቨርሲቲ ላይ አንዱ በጣም መስታወት ይወዳል። እና ሄዶ ገዛ ሰበርነው እኛም አልፈልግነው ሰበርነው ይገዛ አለ አንገዛም አልን። እሱ አንድ ቀን ካላየ መስታወት በቃ አይሆንለትም። እኛ ደግሞ ስለማንፈልግ ተሰበረ ተሰበረ እንግዛ ሲል አንገዛም አልን ማየት ስለማልፈልግ። እና እንደየሰው ባህሪ ነው። ማየት የሚፈልግ አለ አለማየት። እርግጥ እኛ ስንፈጠር ውበታችን ያው ቆንጆ ነው። አንዴ በቃ ምርጥ አድርጎ ስለፈጠረን ደጋግሞ ማየትም አይጠበቅብንም ደግመን ስላየነው የሚመጣ ነገር የለም። አይዩ አይደለም። አንድ ሰው ወደ ስራ ሲወጣ ማየት አለበት። ምክንያቱም ፊቱ ላይ ምን እንዳለ ጩቅ ሊሆን ይችላል። ሌላ ነገር ሊሆን ይችላል። ፊታችን ላይ ሊኖር ስለሚችል አንድ ወይ ሁለት ደቂቃ አይቶ ቢሄድ እኔም እመክራለው። እንዳያዩ አልልም። ይዩ። ማየትም አለባቸው። ምክንያቱም ራስን መጠበቅ ስለሆነ ለራስም በቃ ይሆናል አይደል በራስ መተማመን እንዲሆን ስለሚያደርግ ሰዎች መስታወት ቢያዩ ጥሩ ነው። እና እንዳጠቃላይ ለዚህ ጥያቄ መልስ ስመልስ በመስታወት ላይ ምን ያህል ጊዜ ታያለህ? ቢባል። እንደው ዝም ብሎ እንደ አማካኝ እንየው ከተባለ ሶስት ደቂቃ፣ አረ ሶስት ደቂቃ ሁለት ደቂቃ። አማካኝ ሁለት ደቂቃ አያለው። ዘወትር ነው ወይ? አይደለም ከሳምንት ሁለት ቀን። በቃ ከሳምንት ሁለት ቀን አንድ ቀን የማየው። እንጂ እኔ አብዛኛው ሰዓት መስታወት አላይም። ይሄን ነው ምል

የጫማ ቁጥር ለሚለው ትክክለኛ አይደለም ደሞ በጫማ ቁጥርም አረብ ነው። አሁን ትልቅ ጫማ ሆኖ ቁጥሩ ትንሽ ይሆነ አለ። ትንሽ ጫማ ሆኖ ግን በመጠኑ ቁጥሩ ደሞ ትልቅ ይሆነ አለ። እና እኔ አሁን አብዛኛው ሰላሳ ስምንት ሰላሳ ዘጠኝ አሁን አሁን እንደሁም አርባ አርባ አርባ አንድ ውሉ እያደረኩ ነው። እና ይሄ ነው የምለው አይደለም አርባ አንድ አሁን አድርጌ ደሞ ሌላ አይነት ጫማ ስንገዛ ስላሳ ዘጠኝ ሊያረጉ ይችላሉ። ዞሮ እንደ ማከኝ ስናየው። ከሰላሳ ስምንት እስከ አርባ አንድ ባለው እያደረኩ ነው ያለውሁ። እንደዚህ አይነት ጫማዎችን ነው እያደረኩ ያለሁት።

ያሁኑ ጥያቄ ደግሞ ጢም ታቆያለህ ወይም ጢምህን እና በምን ያህል ጊዜ ትላጭ የለህ የሚል ይዘት ያለው ነው ጽም ታቆያለህ? አዎ እንደውም በአሁኑ ጊዜ። ጺም ብርቅ ነው እንደ ፋሽንም እየሆነ ስለሆነ በደንብ ተቀርጦ የማቆየት እድል አለው። በወጣቱ ላይ እንደውም ስናይ በጣም ነው የተከረከመ በቃ የማሳድግ ስራ እየተጠቀመ ያለው ይሆናል እንደ ፋሽን ነው። በከተማ እንደውም ስናድ ጽም የሌላቸው ሰዎች ይቀባሉ እንዲበቅልላቸው የሚቀባ ራሱ የቻለው መድሃኒት አለ። እሱን ይቀቡና ያበቅላል ማለት ነው። ያን ያበቀለ የተከረከመ ያሳድጋል። እና ወደ እኔ ጥያቄ ሲመጣ ጽም ታቆያለህ ወይ? የሚለው አዎ እኔ ተልተሎ አልቆረጠም። ለዛ ይመስለኛል። ቶሎቶሎ ስለማልቆረጥ ወደ እርጅና እየተገፈው እየገፈው ነው። ስለዚህ አስተያየት ካላችሁ እናንተ እንግዲህ በቴክኖሎጂው አስተያየታችን ተናገሩ። መቆረጥ አለብን ወይስ የለብንም የሚለው? እስካሁን ባለው ይኸው። አለ በቃ እያሳደግኩት ነው። አሳድገዋለሁ ወደፊትም ምክንያቱም ራሱ የቻለ ውበትም ነው። ተፈጥሮ ተፈጣሪም የተሰጠ ነው። ወይ በነገራችን ላይ ሶ ስለፈለገው ብቻ የሚወጣ ሳይሆን ተፈጣሪም ስትታደል ጭምር የምወጣ ነው። እና እንደዚህ ነው ይሄን ይመስላል።

አዎ ሌሎችን መርዳት ያው እወዳለሁ ማለት ይቻላል። ግን ያው አብዛኛውም በኢኮኖሚ ላይሆን ይችላል። አሁን ለምሳሌ ቴክኖሎጂ ቴክኖሎጂ ላይ ቀድሜ እማውቀው ከሆነ። እነሱም ተከትለው እንዲጠቀሙት በጣም ማረጋቸው አሉ ጥቂት ጥቂት ጓደኞች አብረው የተማሩ ሊሆኑ ይችላሉ እዛ አብረው ያደጉ ሊሆን ይችላል እሱ እሱን አብረው እንዲያውቁ የማረግ። ሞራሉ አለኝ ብዬ አስባለሁ። ሌላው በኢኮኖሚ አንፃር ስናይ። ብዙም አይደለም ግን ካለው ከተወሰነ ነገር የመለገስ የመስጠት ባህሪ አለ። ይሄ የሚበረታታ ካለህ ስትሰጥ ያው ይጨመራል በሚለው የሚደገፍ ሀሳብ ነው ብዬ አስባለሁ። ሌላ እርግጥ ግዴታ በኢኮኖሚ ብቻ በጉልበት ብቻ ማገዝ ይሄ ይሄን ብቻ አይደለም ብዙ በሀሳብ እንደውም ዋነኛው በሀሳብ አሁን ከረዳህ የሰው ልጅ በሃይለኛው አግዟል ተብሎ ይታሰባል። ምክንያቱም አንብቦ የ የሰውን ምንድነው ሚሰማው? ምንድነው እየሆነች ነው ምንድነው ችግሩ ሚለው? ተረድቶ የሚያ እሚሰጠውን ምክር ወይም የት ሄዶ ማማከር እንዳለበት። አሁን በሀገራችን እንደውም የሳይካትሪስት ሚባል አለ። የትራፒዝ ነው ምና ምናምን አዎ ሳይካትሪስት አማካሪ አሉ። እዛ እንዲሄዱ መጋበዝ ይሄ ራሱ በጣም ጥሩ ነው።

ያው እንደሚመስለኝ ጥያቄው በስራ ሰዓት ስልክ ጥሪ ታደርጋለህ ማለት? ስንት ጊዜ ትደውላለህ እንደማለት መሰለኝ። ያው በጣም ሀይለኛ ስራ ከሆነ ለምሳሌ የ የሰዎች ወይም የካምፓኖች ክፍያ ምናምን ከሆነ በዛ ሰዓት ቢደወልም አላነሳም። ምክንያቱም ብር ነው ኦንላይን ላይ ያለ ነው ሲስተም ነው ሊይዘው ይችላል። ያን በማድረግበት ሰዓት ቢደወልም አላነሳም እኔም አልደወልም። ግን ሌላ ቀለል ያለ ስራ ምናምን ከሆነ እደውላለሁ አነሳለሁ። የማነሳው ምንድነው? አጭር አሁን አጭር መልእክት ነው የሚያስተላልፉ ወይን አዲስ ስልክ ከሆነ ወይን የሆነ ጉዳይ ኖሮት አጭር መልእክት የሚያስተላለፍ ከሆነ አንስቼ አናግራለሁ። ረዘም ያለ ግን ከሆነ ወጣ ብዬ ወደ መናፈሻው ወይን ወደ ወደ አንድ ቦታ አጠጋ ብዬ በጣም ረጅም ሰዓት ማወራው ከሆነ ወጣ ብዬ አወራለሁ። እንጂ አብዛኛውን ስራ ላይ ሆኜ እንዴት ኮምፒውተር ጋር የሆነ ስራ ተጀመርኩ። ስልክ አብዛኛውን አላነሳም። ይሄ እዛ ስራ ቦታ አይደለም ብቻ አይደለም እዚህም ሆኜ እንደ ዝላይ በምገባ ከሆነ ስልክ የሚባል አላነሳንም አልደውልም። ምክንያቱም ምንድነው? የተጀመረው ስራ ላይ አሁን እዛ ቢሮ ላይ አሁን የሆነ የጀመርኩት ስራ ላይ። ስልክ ባነሳ ነው ያን ስልክ ብደውል ቁጥር ስለሆነ በባህሪው የቁጥር ባህሪ ስለሆነ በአንድ እኮ አንድ ዜሮ ከጨመርኩኝ አንድ ዜሮ ይባላል እንደው የማትስ ሰው። አካውንታንትም የሚሳሳት በአንድ ዜሮ ነው ይባላል። አንድ ዜሮ ስህተት ከሰራህ ያሁሉ ብር መቶ ሺህ ማስገባት እያለብህ። አንድ ሚሊየን ልትስገባ ትችላለህ በአንድ ዜሮ ስህተት ስለዚህ የዛን ጊዜ ትኩረት ስለሚያስፈልግ። ስልክም አላነሳም አልደውልም። ያለኝ እውነታ ይሄ ነው። ግን በጣም አስፈላጊ ወይም የሆነ አዲስ ስልክ ከሆነ ምክንያቱም አንዳንዴ አዳዲስ ስልክ ከባድ ነገር ካልሆነ ከባድ ነገር ካልሆነ አዲስ ስልክ የሚጠሩት በቃ እንደሱ አዳዲስ ካልሆነ በቃ አላነሳም ይኸው እንደአጠቃላይ ሲጠቃለል እንደዛ ነው። ልክ ያን ስራ ከጨረስኩ በኋላ ነው አንስቼ ወይን ወጣ ብዬ እደውላለሁ ወይንም እዛው ሆኜ ችግር የለብኝም። ቢሮም ቢሆን ዝም ብዬ ደውዬ ነው የማወራው። ይሄን ይመስላል።

ጥሩ ጥያቄ ዶሮ አለ ወይ? አሁን የለኝም የሚገርመው በጣም ሀይለኛም ዶሮ ነበር። እስከ አስራ ሁለት እንደዛ በቃ እስከ አስራ ሁለት እስከ አስራ አንድ ባለው የሚገርም ዶሮ ነበር። አላህ አንድ ጅላንፎ የሆነ ትልቅ ወንድም አለ እሱም ደህና ዶሮ አሉት። አብረን ነው ሁለታችንም ዶሮ አለ። ያን እየሸጥን መማር። በቃ የፈለግነውን ነገር እያደረግን ነበሩ። ዶሮ አሁን ስንት እንግዲህ ስድስት አመት ምናምን ሆኖኛል። ወደ ዩንቨርሲቲ ከገባሁ በኋላ እንደውም ጭራሽ የለም። እና ላንተ ጥያቄ ዶሮ አለው የለውም የለውም። አሁን ዶሮ የለውም የለኝም። ጦጣ ፍርድ እቺ ስልክ ነው ያለችው። የእናንተን እንግዲህ ይሄንን እንጠብቃለን ሶስት መቶ ሪከርድ ነው። ሶስት መቶ ሪከርድ እንኳን ዶሮ ጌምስ ላፕቶፕ ይገዛል ተብሎ ይጠበቃል። እናንተን ነው ምበቅኩ ያለሁት። እንግዲህ ጥሩ ውጤት እንደምታሳዩ። አንድ ዶሮ ሁለት ዶሮ እንዲኖረን አይደለም የዶሮ ፋብሪካ የዶሮ ማምረቻ እንዲኖረን ካደረጋችሁ ነው ይኖረናል። በቃ ያለኝ መልሴ ነው። ጠቅለል አድርጌ ስመልስልህ። ዶሮ አለው ወይ? ዶሮ የለኝም በቃ ዋነው መልሴ ነው ደሮ የለኝም።